አዎ አካባቢዬ በጣም ደስ ይለኛል ደስ የሚል እይታ አለው እንዲሁም ደግሞ የሰፈሩ ነዋሪ በጣም ደስ ይላል። እና አካባቢም በጣም ነው የምወጣው ደስ ይለኛል የሆነ ደስ የሚል ነገር አለው አንደኛ አትክልትም ስላለው። ብዙ ደስ የሚል ነገር አለው ዝምታው ደስ ይላል። በጣም ብዙ ጫጫታ የበዛበት ቦታ አይደለምና ዝም ያለ ነው ፀት ረጭ ያለ ነው። አካባቢዬ እና በጣም ደስ ይላል አካባቢዬን በጣም ነው የምወደው በዙሪያዬ ያለው ነገር ሁሉ ነገሩ ደስ ይለኛል። ምክንያቱም እንደነገርኳችሁ ጫጫታ አልበዛበትም ብዙ ነገር ደስ የሚል ነገር አለውና። እና አካባቢዬ በጣም ደስ ይላል በጣም እወደዋለሁ። ምቾት ይሰጠኛል ሌላ ቦታ ከምሄድ ምናምን እዚሁ አካባቢዬ ቁጭ ማለት ለኔ በጣም ምቾት ይሰጠኛል። ደስ ይለኛል እና አካባቢዬን አው በደምብ እወደዋለሁ በጣም ደስ ይለኛል። በጣም እምወደው አካባቢ ነው ያለኝ ያው ደስ ይለኛል በጣም በጣም ማለት ነው። በጣም ምቾት ይሰጠኛል። ለእኔ ምክንያቱም ደስ የሚል እይታ ስላለው አትክልት ነፋሻማ ነው እና በጣም ደስ ይላል። እወደዋለው

አዎ የስራ ልብስ ዩኒፎርም ዩኒፎርም ማለትም የትምህርት ቤት ልብስ ወይም ዲቪዛ እለብሳለሁ አዎ እለብሳለሁ። ደስ ይለኛል የስራ ልብስ መልበስ ምክንያቱም በነጻነት ስራህን እንድትሰራ ያደርግሃል ያን ልብሱን ስትለብሰው ማለት ነው። ተበላሸው ምን አልኩ ስለማትል የስራ ልብስ ለብሼ በነጻነት መስራት ደስ ይለኛል። እና አዎ ብዙ ጊዜ አዘወትራለሁ እለብሳለሁ። ዋው

አዎ ባዶ እግሬን ተራምጄ አውቃለሁ በተለይ አሁን በኢትዮጵያ ሀገራችን ብዙን ጊዜ ይሄ ጾም ሲሆን የአርባ ጾም ሲሆን ማለት ነው። ወደ መጨረሻ አካባቢ ሱባኤ ስላለ። አብዛኛው ህዝበ ክርስቲያን በባዶ እግሩ ነው የሚራመድ እና። እኔም ያኔ በእግሬ እራመዳለሁ ያው ለሳምንት ያህል። ያን ደግሞ የምናደርገው ያው የጌታችን የኢየሱስ ክርስቶስ ህመሙን ለማስታወስ። እና ሱባኤ ስለምንገባ በጣም ብዙ አብዛኛው ህዝበ ክርስቲያን በባዶ እግሩ ነው የሚራመድ እና። እኔም ያኔ ብዙ ቀን በባዶ እግሩ ነው ብሬን ነው የምሄደው። በዛን ሰዓት ማለት ነው

በስራው በሰአት እደርሳለሁ። በሰአት ነው ስራዬን መሸካከፍ ምወድ ለትምህርቴም በሰአት መድረስ ነው። ደስ የሚለኝ ምክንያቱም መዘግየት ያው ዋጋ ያስከፍላል ብዬ አስባለሁ። እና ለሁሉም ነገር በሰአት መድረስን የመሰለ ነገር የለም። ስለዚህ ሁሉም ነገር ያው በሰአቱ ነው እና በደቂቃው ሳላረፍድ ለመድረስ ለመገኘት ስለምሞክር በሰአቴ እገኛለሁ።

በድን ቋንቋ ታምናለህ? አላምንም። በድን ቋንቋ ራሱ ምንድነው? ምን እንደሆነ አላቀውም እና እኔ አላምንበትም። በድን ቋንቋ የሚባል እንዳለ አላውቅ። እና በድን ቋንቋ በድን ቋንቋ ታምናለህ? በድን ቋንቋ አላምንም። በድን ቋንቋ ምን እንደሆነ ስላልገባኝ በድን ቋንቋም አላምንም አይገባኝምም እና አላውቅም።

አዎ በምንጣፍ ላይ እቀመጣለሁ። ያው ደስ ይላል በተለይ አብዛኛውን ጊዜ በምንጣፍ ላይ የሙስሊምና እህቶቻችን ወንድሞቻችን ሙስሊም አባቶቻችን እና እናቶቻችን። ያዘወትራሉ ምንጣፍ ላይ መቀመጥ በተለይ አሁን በረመዳን ሰዓት ላይ ለይፍጠር ፕሮግራማቸው ምንጣፍ ላይ ነው የሚቀመጡት። እና ምንጣፍ ላይ ያው ምቾት ይሰጣል እና። ከእኛ የላቀ ደግሞ እነሱ ሙስሊም እህት ወንድም አባቶቻችንና እህቶቻችን እናቶቻችን ሙስሊም እናቶቻችን እስላሞች በሙሉ። ከእኛ በበለጠ ሁኔታ ደግሞ ብዙ ጊዜ የሚቀመጡት ምንጣፍ ላይ እነሱ ናቸው። እና የሚቀመጡ ብዙም ጊዜ አዘውትረው እነሱ ቢሆኑ ያው እኔም አልፎ አልፎ እቀመጣለሁ። እና ምንጣፍ ላይ መቀመጥ ደስ ይላል ምቾት ይሰጣል። ሶፋ ላይ ሄዶ ከመንጠልጠል ይልቅ ምንጣፍ ላይ መቀመጥ ደስ የሚል ነገር አለው። እንዳልኳችሁ ያው ምቾት ነገር ይሰጣል እና። ምንጣፍ ላይ መቀመጥ ደስ ይላል እወዳለሁ ተቀምጨም አቃለሁ እቀመጣለሁምና ደስ ይለኛል

የምወደው ጣፋጭ ምግብ ቸኮሌት ወይ ቸኮሌት በጣም ነው የምወደው ቸኮሌት በጣም ደስ የሚል ጣዕም አለው ቃናው ደስ ይላል እና የምወደው ጣፋጭ ምግብ ቸኮሌት እወዳለሁ። ከቸኮሌት በመቀጠል ደግሞ ሌሎች ብስኩቶች ደስ ይሉኛል። እንደገና ደግሞ ኖርማል ከሌላችሁ ምግብ ከሆነ ደግሞ እንደ ቀይ ስር ካሮት። እነዛን መመገብ በአሪፍ ተሰርቶ ጥቅል ጎመን ቋስጣ ሰላጣ። እነሱንም መመገብ ደስ ይለኛል ለኔ ምቾት ይሰጠኛል ማደሙ ግን ያው ከጣፋጭ ቸኮሌት ነው ማለት ነው። ቸኮሌት ደስ ይለኛል

አዎ ስራዬን እወዳለሁ ያው ማንም ሰው ቢሆን ስራውን ወዶ ሲሰራ ነው ውጤታማ የሚሆነው ብዬ አምናለሁ። እና እኔም ስራዬን ወድጄ ስሰራ ነው ያው ውጤታማ ልሆን የምችለው ስለዚህ ግድ ነው ስራዬን እወዳለሁ። ምክንያቱም ስራዬን ሳልወደው ከሰራሁት ያን ነገር ምንም ደስታ ስለማይሰጠኝ። ውጤታማ ከመሆን ይልቅ ውዳቂ ነው የምሆነው። እና ስራዬን ከምንም በላይ ስራ መውደድ ይበልጣል። አዎ ስራዬን እወዳለሁ ያው ስራ ስንወድ ነው እንዳልኳችሁ ውጤታማ የምንሆነው ብዬ አምናለሁ። እና ስራዬን እወዳለሁ። ደስ ይለኛል ደስ ብሎኝና ፈቀጄ ነው የምሰራው

አዎ ማብሰል በደንብ እችላለሁ የተለያዩ ምግቦችን ማብሰል እችላለሁ የጾምም ሆነ የግድፍት ለምሳሌ ከጾም ከግድፍት ስጋ ማብሰል እችላለሁ ዱለት መስራት እችላለሁ ቀይወጥ አልጫ መስራት እችላለሁ እንቁላል መጥበስ እችላለሁ እንቁላል ሰልስ እችላለሁ ዶሮ ወጥ እችላለሁ ፍዬል ጥብስ በግ ጥብስ ላም ጥብስ ሁሉንም እችላለሁ። እንደገና ደግሞ ከጾም ምግቦች ደግሞ የተለያዩ ምግቦችን ማሰብል እችላለሁ። ለምሳሌ ፓስታ እንደገና መኮሮኒ ሩዝ ብቻ በጣም ብዙ አይነት ምግቦችን ማብሰል እችላለሁ። ፓስታ መኮሮኒ ሩዝ ከእነሱ ቀጥሎ ደግሞ ፍርፍር ብዙ አይነቶች በጣም ብዙ አይነት ምግቦችን ማብሰል እችላለሁ። ለምሳሌ ፓስታ ፓስታ እቀቅላለው ያው የፓስታና የመኮሮኒ አሰራር ተመሳሳይ ነው። እና ፓስታዬን ከቀቀልኩ በኋላ ከተቀቀለ ከተወሰነ ደቅቃ በኋላ በስል ስል አውጥቻታለሁ ከዛ በጎን ቲማቲሜን እከትፋለሁ ሽንኩርቴን እከትፋለሁና ስልሳ አዘጋጃለሁ ማለት ነው። በጎን እና ያን አዘጋጃለሁ። እኮ ደግሞ በአትክልት መልኩ መስራት እችላለሁ። ያው በአትክልት መልኩ ደግሞ ፓስታው ልክ እንደበሰለ ሆኖ እዚህ ቲማቲም እና ሌሎች አትክልቶችን ካሮት ሰልስ አድረገ በመጥበስ ምንም አይነት ሳልጨመር ያንን በዘይት በመጥበስ እሰራለሁ ማለት ነው። እና ያንን አበስላለሁ።

ምን አይነት ጥቅማ ጥቅሞችን አሉ? ያው የተለያየ ጥቅማ ጥቅም ይኖራል ለምሳሌ የሆነ ትርፋማ ነገር የምትሆንበት ጥቅማ ጥቅም አለ። በእርግጥ ግን እኔ እስካሁን ብዙ አይነት ጥቅማ ጥቅም የለኝም። ምንም አይነት ጥቅማ ጥቅም የለኝም ማለት እችላለሁ ያው ጥቅማ ጥቅም የማገኝበት ደረጃ ላይ አይደለሁም። ጥቅማ ጥቅም እስካሁን የለኝም ብዙም ጥቅማ ጥቅም የለኝም። እና የለኝም ነው መልሴ። እስካሁን ለወደፊት ግን ያው ብዙ አይነት ጥቅማ ጥቅሞችን አገኛለሁ።

ስንት ብርድ ልውስጥ ትጠቀማለህ? ሁለት ሁለት ፎጣ እጠቀማለው ምክንያቱም ያለሁበት አካባቢ በጣም ብርድ ነው ብርዱ ሰባብሮ አነካክቶ የሚጥል ብርድ ነው ያለው። እና ያው ብዙ ጊዜ እንዳልኳችሁ የምትጠቀመው ሁለት ብርድ ልብስ ነው። ምክንያቱም በጣም ብርዳማ ስለሆነ የለሁበት አካባቢ ነው እንጂ ያው አንድም ቢሆን በቂ ነው። ለማደር ግን እኔ የምጠቀመው ብዙን ጊዜ ሁለት ነው ብርዳማ ስለሆነ በጣም ብርድ አለ። ከታች አንሶላ እናጥፋለው ከላይ ሁለት ብር ልብሴን አደርጋለው። በቃ እንደዛ ስለማደርግ ብዙም ብርዱ አይታወቀኝም እንጂ ብርድ አለ። እና አዎ ሁለት ነው። የምትጠቀመው ብዙ ጊዜ በቃ ሁለት ልብስ ነው የምትጠቀመው።

የትንኝ መረብ አልጠቀም። ያው አካባቢያችን እስካሁን ብዙም አይነት ትንኝ የለም። ምክንያቱም ትንንኝን ሊያመጣው የሚችል የተለያዩ ውሃ ማቆር። ነው እና ያ ውሃ ሲታቆር የቆየ በሽታ ስለሚሆን ትንኞች ደግሞ ያንቆሻሻውን ብለው ስለሚመጡ በዛ ምክንያት ነውና እና ትንኞች የሚነሱ ያው እስካሁን ግን እኔ ካለሁበት አካባቢ ምንም አይነት ትንኝ ስለሌለ ምንም አይነት የትንኝ መጠ እንትኖችን አልጠቃምም። ስለሌለ ትንኝ ማለት ነው። እንደውም ከትንኝ የለቀ የሚያስቸግርከኝ ከኛ አካባቢ ጣጤ ነው ያው ስኳር ከፈሰስክ ምናልባት ጣጤ ትንኞች የሉም እስካሁን እና ትንኛ አያስቸግረኝም የለምንም አይነት ትንኝ

ምን አዲስ ነገር መማር ትፈልጋለህ? በጣም ብዙ አይነት ነገር አዲስ ነገር በማር ደስ ይለኛል። በተለይ በልብስ በልብስ ዙሪያ የተለያዩ ስፌቶችን የተለያዩ ነገሮችን ብማር በጣም ደስ ይለኛል እንደገና ደግሞ አርቶችን ብማር ደስ ይለኛል። ብዙ አይነት ስራዎችን በማር ደስ ይለኛል ትይይንቶችን ብችል ለዚህ ይለኛል። በተለይ ደግሞ ደስ የሚለኝ ልብስ ስፌት እና ዲዛይን ማድረግ ልብሶችን የተለያዩ ጨርቃ ጨርቆችን እንዲሁም ደግሞ ማምረት። ስለእነሱ በደንብ መማር እና በሱ ዙሪያ በጣም ጥሩ ጥሩ እውቀት ቢኖረኝ እና ላቅ ያለ እውቀት ቢኖረኝ። ዙሪያ መማር ነው ደስ የሚለኝ። እና የምፈልገውም የሚያስፈልገኝም ብዬ የማምን ይሄ ነው ደስ የሚለኝ ነገር ይሄ ነው

የቤት እንስሳ የለኝም። ምናልባት ድመት ድመት አለችን እና ከዛ ውጪ ግን የቤት እንስሳ የለኝም ያው ውሻም አልወድምና። ውሻ ሊመጣ ቢፈልጉም ከቤት እኔ ስለማልፈልግ ብቻ አይመጣም ምክንያቱም ደስ አይለኝም ውሻ በጣም ነው የምፈራው። እንደገና በቃ የቤት እንስሳ ያለችን ድመት ናት ያው ለድመት ብዙም ፍቅር የለኝም። ግን ቢሆንም ለአይጥ ጥሩ ስለሆነች። ድመት አለችን እና ከዛ ውጪ ግን ሌላ የቤት እንስሳ የለንም። እና የቤት እንስሳ የለም።

ልብሶችን ድርጅት ዝግጅቶችን ትሳተፋለህ? አልተሳተፍም ድርጅታዊ ዝግጅቶችን እስካሁን በደንብ አልሳተፍም ምክንያቱም ገና የተማርኩ ነው ያለው። እና ለዛ ወግ ማዐረግ አልበቃሁም ድርጅቶች ላይ ለመስራት። እና ገና የተማርኩ ስለሆነ አልሳተፍም ነው። መልሴ ገና አልሳተፍም እስካሁን ወደፊት ግን የመሳተፍ ሀሳብ አለኝ

የሙዚቃ መሳሪያ መጫወት ትችላለህ አልችልም ምንም አይነት የሙዚቃ መሳሪያ መጫወት አልችልም አጋጣሚ ግን ዋሽንት ብለምድ በጣም ደስ ይለኛል ዋሽንት የተለያዩ የሙዚቃ መሳሪዬዎችን ብለምድ ደስታ ይሰጠኛል ምክንያቱም ያን በለመድኩ ቁጥር የሆነ እኔም ማንጎራጎር ደስ ስለሚለኝ ያው ጥሩ ስሜት ይሰማኛል። ብችል እና ግን አልችልም ግን ለወደፊት ዋሽንት ክራር በገና ከበሮ ሁሉንም በለምድ በጣም ደስ ይለኛል ደስተኛ ነው። እምሆነው ምክንያቱም በሀገራችን ስለ ሙዚቃ መሳሪያ ብዙ መናገር አ እችላለሁ። የዋሽንት ቀረርቶ የሚባል ነገር አለና ብዙ አይነት ብዙ አይነት ነገር ጠቃሚ ናቸው እና በጣም ተፈላጊም ናቸው። ያው ባሃላዊ መሰሪያም ስለሆኑ እንደ ዋሽንት ቀረርቶ እና እንደሱ አይነት ነገሮችን ክራር ማሲንቆ ማሲንቆ በተለይ እነሱ እነሱን ብለምድ ያው ደስ ይለኛል እና እስካሁን ግን ገና አልችልም አለመድኩም

ስራ አድካሚ ነው ያው የቤት ስራ ነው ብዙ ጊዜ የምሰራው እና የቤት ስራ ደግሞ እንደምታውቁት ትንሽ ያደክማል እረፍት የለውም። ቁርስ ስትል ምሳ ምሳ ስትል እራት ቤት ስታጸዳ ስትወለውል እቃ ስታጥብ የቁርስ እቃ ስታጥብ የምሳቃ ስትታጥብ። ከዛ ደግሞ ለአራት ደግሞ ማዘጋጃ ስታጥብ እራት የተመገቡበትን ደግሞ አዙረህ ስታጥብ እና ከባድ ነው በጣም ያው በጣም ይከብዳለን። እና እንደምታውቁት ስለሚከብድ ቲንሽ አድካሚ ነው። ግን ደግሞ ቅለል ነው የሚለኝ በደንብ ሰራ ከልቤ ሰርቼ ለመተኛት ራሱ ደስ ይለኛል። ምክንያቱም ቅልል ነው የሚለኝ እረፍት ይሰማኛል በደንብ አድርጌ ከሰራሁኝ። እና ስርዓት አድካሚ ይሆናል። አዎ በጣም በተለይ እንጀራ መጋገር አለ። ልብስ ማጠብ አለ ያው ልብስ ደግሞ ሳጥብ በአራት ሳፋ ነው። አንዱን ሳሽበት በሁለተኛውም እንደዛው ከዛ በሁለቱ ሳለቀልቅ። እንጀራ ደግሞ ስትጋግር ሲቀጥል ደግሞ ቡሆ ደግሞ ቡሆው ስታቦካ በጣም ጉልበት ይፈልጋል። እንደምታውቁት ሊጥ ስናቦካ ሊጡን በደንብ ማሸት ያስፈልጋል። እንጀራው እንትን እንዳይልና ያን ያን ስሰራ እንዳልኳችሁ ቤቴን ሳጸዳ ቤቴን ሳጥብ። እቃዎቼን ሳጣጥብ እቃ ቡፊዉን ሳጸዳዳ። ቁርስ ሳበስል ቁርስ በየአይነት ሳበስል። ምሳ እንደዛው በየአይነት ሳበስል የተለየ ዳቦ ስጋገር። ያው ተለያዩ ዳቦዎችን ሳበስል ምናምን እና ያው ስራ አድካሚ ይሆናል። አዎ አድካሚ ነው

ምን ያህል ጊዜ ስብሰባ ታደርጋለህ? ምንም አይነት ጊዜ ስብሰባ አላደርግም እንደገርኳችሁ ተማሪም ስለሆንኩኝ ብዙ ጊዜ ስብሰባ አላደርግም ምናልባት የቤተሰብ ስብሰባ ካልሆነ ሌላ ስብሰባ እንኳን አላደርግም። የቤተሰብ ስብሰባት ግን እሷ እንዴት ናት? እህቴ ስለ ወንድሜ ስለ እናቴ ስለ አባቴ ችግር ካለ አዎ በቤተሰብ ተሰባስበን። እንዴት ነው እንደዚህ የሆንኩት ወይም ደግሞ የሆነ የሚያስፈልግ እቃ ካለ እንዴት ነው ይገዛ አይገዛ በሚለው መልኩ ልንሰባሰብ እንችላለን። እንጂ ስብሰባ እስካሁን አድርጌ አላውቅም። ምን ያህል ስብሰባ አድርገሃል? አላውቅም በቃ የቤተሰብ ስብሰባ ካልሆነ ከዛ ውጪ አድርጌ ስለማላውቅ እስካሁን ያደረኩት ብዙም ሰብሰባ የለም። እንዳልኳችሁ ተማሪ ነኝ ምናልባት በትምህርቱ ዙሪያ ደግሞ ኦረንቴሽን ሊሰጥ ሲል ልንሰባሰብ እንችላለን

የጧት ወይስ የማታ ሰው ነህ መሰለኝ ጥያቄ? የጧት ወይም የማታም ሰው ነኝ አዎ ጠዋትም በጣም ደስ ይለኛል ፀሀይዋ ስትወጣ ማልጄ ትነሳም ጀምበሩ በጣም ደስ የሚል ነገር አለው። ማታ ደግሞ ክዋክብቶቹ እንደገና ደግሞ የእንቅልፍ ሰዓት ሲደርስ በጣም ደስ የሚል ነገርም አለው ማታ። ስለዚህ የማታም የጠዋትም ሰው ነኝ ማለት እችላለሁ እንዳልኳችሁ ጠዋት ደስ የሚል ነገር አለው። ያው ፀሀይ ስትወጣ ያላት ሙቀቷ ደስ የሚል ነገር አላት እና የማታ ደግሞ ከመተኛታችሁ በፊት ጨረቃውን ስናየው ከዋክብቱን ስናየው በጣም እረቂቅነቱ ይገርመኛል። አንዳንዴ እና ያን ሳየውም ደግሞ ደስ የሚል ስሜት ይስማኛል። ስለዚህ ያው የጧትም የማታም ሰው ነኝ ከጧትና ከማታ መምረጥ አልችልም። ሁለቱም ለኔ በጣም ደስታ ይሰጠኛል ሳየው እገርማለሁ አደንቀዋለሁና ደስ ይለኛል